አዎንታዊ አስተያየት ተጠቅብዬ አውቃለሁ አስተያየት አዎንታዊም አሉታዊም አለው። በተለይ አዎንታዊው አስተያየቶች። እንትን ይላሉ። ይገነባሉ ባለበት ሰው በጥሩ ሞራሉ በጥሩ ስሜቱ እንዲቀጥል ገንቢ ሀሳቦች ስለሆኑ በጣም በነዛ ተኮፍሶ ወደ መሬት። ለመውደቅ ከመንገዳገድ ይልቅ እነዚህ ለስራ ማዋል ለጥቅም እንደመነሳሳት ማዋል የተሻለ ነው። አሉታዊ ደግሞ። በመልካም እይታ መቀበል አሉታዊዎችን ለምሳሌ እኔ አሉታዊ እይታ ካለብኝ እነዛን ለማስተካከል ለማቅናት ለመርታት እንጂ ለ ለጥፋት ወይም ደግሞ ላልሆነ ነገር ከተጠቀምኳቸው። ወይም ደግሞ የስሜቴ ሞራል የሚሞት ከሆነ ይሄ ለኔ ጥሩ አይደለም። እንደውም ሰው መልመድ ያለበት ሁለቱንም ነው። እኩል ሲሰድቡትም ሲመርቁትም እኩል ከመነኮሳት አንዱ አባቴ ከንት ውዳሴ ያጠቃኛል አለው። ሂድና ሙታንን ረግመሃቸውና ብሎ ወደ መቃብር ቦታ አሰደደው ሄዶ ሙታንን ሲራገም ሲራገም ሲራገም ወሎ መጣ። ከዚያ ቆየና ደግሞ ሄጄ ረግሜያቸው መጣሁ አለው። አሁን ደግሞ ሂድና መረቃሃቸው ና አለው። ከዛ ሄደና መርቆ መርቆ መርቆ መጣ። ከዛ ሲመለስ አባቴ መርቄያቸው መጣሁ አለው። ምን አሉህ አለው ምንም አላሉኝ። ስትመርቃቸውም አዎ ስለዚህ ስትመርቃቸውም ስትረግማቸውም ምንም ካላሉሀ አንተም እንደነሱ ሁን። ሲመርቁህም ሲረግሙህም ሲመርቁህ ስሜትህ አይውደቅ። ሲረግሙህ ደግሞ ከንት ወደ ሲመረቁህ ስሜትህ ከፍ ብሎ በከንቱ ውዳሴ ለመውደቅ። አት ለመውደቅ አትጋለጥ። ሲረግሙ ደግሞ ሞራልሀ ተሰብሮ ተስፋ ወደ መቁረጥ ወደ መበሳጨት አትሂድ። ብሎ መከረው ይባላል። እና አሉታዊም አዎንታዊም አሉ አስተያየቶችን መቀበል ጥሩ ነው

የቤት ጣሪያዬ ከቆርቆሮ የተሰራ ነው። ብዙን ጊዜ ከቆርቆሮ የተሰራ የቤት ጣሪያ ለደጋማ አካባቢዎች። ይመከራል ከፍተኛ የዝናብ ፍሰት ስላለ ዝናቡን ለመቆጣጠር ለደጋማ አካባቢዎች የተመከረ ነው። የቤት ጣሪያ ብዙ አይነት ሊሆን ይችላል። የሳርም አለ አሁን በተለይ ወደ ገጠር አካባቢ። የሳር የሳር የቤት ጣሪያ ነው ያለው እና ያ በጣም ለአየር ንብረት በጣም ሴፍ ነው ሲሞቅም አይሞቅም ሲቀዘቅዝም አይቀዘቅዝም። እና እንደዚህ አይነት የቤት ጣሪያዎች በአካባቢያችን የተለመዱ ናቸው። ብዙውን ጊዜ ቤቶች ዙሪያቸውን በአትክልት ሊከበቡ ይችላሉ። ለቤት ጣሪያው እንትን ደህንነት ሲባል ለዝናብም እንዳይበረታበት ነፋስም እንዳይበረታበት የአየር መፈራረቅ የቤት ጣሪያዎችን ስለሚጎዳ አካባቢው በዛፎች ሲከበብ ፀሀዩም ዛፍ ላይ ነው የሚያርፈው ዝናቡም ዛፍ ላይ ስለሚያርፍ ቶሎ የመጎዳት አቅሙ ዝቅተኛ ይሆናል። እና የቤት ጣሪያ ከዚህ በእንደዚህ መልኩ ይሰራል። እኔ ያለሁበት የቤት ጣራ የተሰራው ከ ቆርቆሮ ነው

ዜና በመስመር ዜና በመስመር ላይ የማንበብ እንዴ በጣም እንትን ያለ ነው የወረደ ነው። ምክንያቱም እዚህ መንገድ ላይ እየሄድኩኝ ትኩረት ሰጥቼ ስለማላነበው። ሜይቢ መንገድ ዳር ላይ ያሉ የዜና መጽሄቶች የሚነበቡበት ቦታ ላይ ቁጭ ብዬ ላነብ እችላለሁ። እንጂ እየተጓዝኩ እየሄድኩ ምናምን አላነብም። እንግዲህ አንዳንድ ቦታዎች አሉ። ብዙ ደረጃዎች ያሉባቸው አካባቢዎች ላይ መጽሄቶች እና ጋዜጦች የሚገፋፈሉባቸው ሰው መጽሄት እና ጋዜጣ እየተዋሰም ያነበባቸው ቦታዎች ላይ። ቁጭ ብዬ ላነብ እችላለሁ እንደ አጋጣሚ ሆኖ እንደ ሁኔታው ነው። ከዛ በተካለ ግን አሁን ዜና የዜና ምንጮቻችን ይሄ እጆቻችን ላይ ያሉ ስልኮች። ስለሆኑ ብዙም መጽሄት እና ጋዜጣ ላይ ትኩረታችን ስላልሆነ። ለዛ ዜና መስመር ላይ ከማነብ ይልቅ ዜና ስልኬ ላይ ባይ ስልኬ ላይ ብጠቀም የተሻለ መስሎ ይታየኛል።

ምንጣፍ ላይ መቀመጥ እንደ አየር ንብረቱ ነው። በነገራችን ላይ በጣም ሚሞቅ አየር ነገራት ከሆነ ምንጣፍ ላይ ዳውጃ ዘርግቶ ወይንም ፍራሽ አውርዶ መሬት መሬት ላይ የመቀመጥ ፀባይ አለኝ በጣም ደግሞ ቀዝቅዝ ያለ እና ከሴራሚኩ ቅዝቃዜ አንፃር እጅግ ሚጎዳ አይነት ቅዝቃዜ ከሆነ ደግሞ ምቀመጥበትን ቦታ እቀይራለሁ። ሜይቢ ወንበር ላይ ሊሆን ይችላል ወይም ሶፋ ላይ ቁጭ ብዬ ማወራቸውና ምሰራቸው ጉዳዮች ሊኖረው ይችላሉ። ከዚህ ከዚህ አንፃር ምንጣፍ ላይ በምጣፍ ላይ መቀመጥ ያን ያክል እንትን አይለኝም እንደ መሬቱ ሁኔታ ነው እንደ አየር ንብረቱ እንደ መሬቱ ሁኔታ ነው። ብዙ ሰዎች ምንጣፍ ላይ ቁጭ ብለው ራሳቸውን ሚያዝናኑ ሰዎች አሉ መሬት ላይ ቁጭ ብለው መሬት ላይ ምንጣፍ አድርገው ራሳቸው ሚያዝናኑ ሰዎች አይደሉም። እኔ ከነዛ አሉ ከእኔ ከእነዛ ሰዎች መካከል አደለሁም።

ስንት ብርድ ልብስ በጣም ጥሩ ደስ የሚል ጥያቄ ነው? ምን አለ መሰለህ። ብርድ ልብስ እንዳት ውፍረቱ ነው። እጅግ በጣም ወፍራም ብርድ ልብስ እና ለአየር አየር ንብረት አካባቢ ቀዝቅዝ ያለ ከሆነ አንድ ብርድ ልብስ በቂ ነው። ሌላ ተቀያሪ ሁለት ሶስት ብርድልብሶች ሊኖሩ ይችላሉ። እንግዳ ሲመጣ ለልጆች ወይ ደግሞ ለቤተሰብ ምናምን ሊኖር ይችላል። ከዚህ አንፃር ሁለት ሶስት ብርድ ልብስ ሊኖር ይችላል። በጣም ቆለማ አካባቢ ከሆነ ደግሞ ስስ ብርድ ልብስ በቃ ካንሶላ ከፍ ያላለ ብርድ ልብስ መጠቀም። ሊኖር ስለሚችል ብዙን ጊዜ ሰዎች ተቀያሪ ብርድ ልብስ የሚያስቀምጡት ለአንተን ጊዜ ነው። ብርድ ልብሱ ላውንደሪ ገብቶ ካልደረቀ ለመልበስ ለእንግዳ ሰዓት እና አንዳንዴ ደግሞ ቀየር አድርጎ ለመልበስ ይሆናል። እና እኔ ሁለት ብርድ ልብስ አለኝ። እነዛን በተለዋዋጭነት በፈረቃ ደስ ባለኝ ሰዓት ወይም አንደኛው ሲቆሽሽ አንደኛውን አንደኛውን ሳጥብ አንደኛውን እያደረጉ እጠቀማለሁኝ። ቀላል ቀላል ግን ሶስት አራት ብርደ ልብሶች አሉኝ። ከዚህ ጋር በተያያዘ ደጋ አካባቢዎች ላይ አንዱን ብርድ ልብስ ሁለት ሶስት ብርድ ልብስ ደራርቦ መልበስ ሊኖር ይችላል። አንደኛውን ከስር ማንጠፍ ሙቀቱ በጣም አስፈላጊ ስለሆነ እንደ ደብረ ብርሃን እንጅባራ አካባቢ ባሉ ቦታዎች እንደ ጨጨቆ እንደ ማለት እንደነዚህ አካባቢዎች ላይ እንደዚህ አይነት እንትን ሊፈጠር ይችላል። ኦፖርቹኒቲ

አዎ ውሃ መምጣት አውቃለሁኝ። ውሃ በሁለት በሶስት መንገድ የሚመጣበት ሁኔታ አለ። ለምሳሌ አካባቢያችን ላይ እቤታችን ላይ ያለችው ውሃ ቧንቧ ውሃ ማለት ነው። በጣም እንትን የማትመጣበት ሰሞን ከበረከተ በወረፋ ስለሆነ አብዛኛውን ጊዜ። የከተማ ውሃዎች ካልመጣች ከሌላ ቦታ ቀድቼ ወይም ከሌላ ካለበት ቦታ ቀድቼ አለያም ደግሞ ከከተማ በትልቅ ሃይላንድ ሃይሊትር ሃይላንድ ውሃ ገዝቼ ልመጣ እችላለሁ። ደግሞ ልጅ እያለን በገጠሩ አካባቢ በአህያና በግመል በጋሪ ውሃ እንቀዳ ነበር። ምክንያቱም ገጠር ላይ ብዙ ቧንቧ የለም ከምንጭ ነው የምናመጣው ምንጩ ደግሞ ራቅ ያለና ገደላማ ቦታዎች ሊሆኑ ስለሚችሉ። ብዙን ጊዜ የሚመከረው ሴቶች እንዲያመጡ ነው ሴቶች አስተውለው ነው የሚጓዙት። በጀርባቸው ነው የሚይዙት ቢወድቁ እንኳን ሽርተት ብለው የማምለጥ እድል ስላላቸው። የሚመከረው እንድያመጡ ሴቶቹ ናቸው። ግን ለኛም አንዳንዴ እናመጣለን። በተለይ በተለይ ሩቅ ቦታ ከሆነ እናግዛለን እናመጣለን

ሳንደል ትለብሳለህ ሳንደል ትክክለኛ አማርኛ ለመሆኑ እርግጠኛ አይደለሁም በእውነቱ ነገር የእንግሊዘኛው ሳንደል አቻ ማረኛ ጠፍቶለት ከሆነ ነጠላ ጫማ እሚለው ከሆነ። ሜይቢ እኔ እንደሱ አይነት ነጠላ ጫማ አዎ የመልበስ እንትን አለኝ ግን የሳንደልን አቻ አማርኛ አቻ ትርጉም ላገኘው አልቻልኩም። ምክንያቱም ሳንደል እኛ አካባቢ ላይ የምንኖርበት አካባቢ አማርኛ አይደለም ሳንደል ወይስ አደሬ እያለ ማለት ነው እርግጠኛ አይደለሁም

የትኛውንም አይነት የወተት አይነት እወዳለሁ። የትኛውንም ልጅ ሆነን ለራሱ መጀመሪያ የተገናኘነው ከእናታችን ጡት ከሚወጣ ከሚወጣ ወተት ጋር ነው። እና በዚያው ነው እኔ ወተት የመውደዴ እንትን የቀጠለው በዚያው ነው። ከዛ ቀጥሎ የገጠራማ አካባቢዎች ላይ ከብት ሁለት በሁለት ማለት አኗኗራቸው የዘላንና የአርሶ የአርሶ አደር አኗኗር ስለሚኖሩ ጥቂት ከብቶች ለአገልግሎት የምንጠቀማቸው ለበራይ ለእንደዚህ ለእርሻ ለምናምን የምንጠቀማቸው ስለሚኖሩን እነዛ ወተት ያስገኛሉ። ቢያንስ በአመት ውስጥ አንድ ላም የወተት የወተት ላም ትኖረናለች። እና ወተት ኮንቲኒየስሊ ከቤት አይጠፋም። በብዙ ወተት አሁን ብዙ ተዋጽኦ አለው። ቅቤ ይሆናል። አይብ ሊሆን ይችላል። እና እርጎ የሚባለው አለ። እና አሁን እነዚህ ሶስቱ ሶስቱም ላይ እኔ በጣም እንትን ነኝ፤ ቅርብ ነኝ። እና ደስ ብሎኝ ነው የምመገባቸው። በተለይ ይሄ ወተቱ እንደተአለበ አካባቢ አፍልቶ መጠጣት ከዛ ደግሞ ሲውል ሲያድር በእርጎ መልኩ መመገብ ከዚያም ከፍ ብሎ ሁለት እንትን ይሆናል። ወተቱ ይናጥና ምንድነው ቅቤና አሬራ የሚባለው ሁለቱ ይለያያል። ቅቤና አሬራው ከተለየ በኋላ አሬራው በእሳት ይጣድና አይብ እንዲወጣው ይደረጋል። አሪያ አይብ ከወጣው በኋላ አይቡን እንደ አይብነት እንጠቀመዋለን። ቅቤውን ደግሞ እንደ ቅቤነት። ቅቤውን በፍሬሽ እያለ ገና ወደ ምንድነው ቅመማ ቅመሞች ሳይገቡበት ሳይነጠሩ ለሰውነት ቆዳ በተለይ ለራስ ብዙ ጊዜ እንጠቀማለን። ከዛ በተጨማሪ ደግሞ ተነጥሮ ለምግብነት ይውላል። በጣም የታወቁ እንደውም የብዙ አመት ቅቤ በመባል የሚታወቁ ገጠራማ አካባቢ በላይ የሀብታም ቤቶች ያ የሰባት አመት ቅቤ ሁሉ ቤታቸው እስከማስቀመጥ ይደርሳሉ። እና በዚህ ልክ ነው ወተት ወተት እና የወተት ተዋጾዎችን ለኔ ቅርብ ናቸው፤ አብረውኝ ነው ያደጉት። እና እጅግ ነው የምወደው።

በተፈጥሮ ውስጥ መራመድ ትወዳለህ የሚለው ጥያቄ እንትን ነው። ግልጽነት ማለት የሚገድለው ነው። ተፈጥሮ የሚለው በውስጡ ብዙ ነገሮችም የሚይዝ ነገር ነው። ተፈጥሮ ጫካው ጋራው ሸንተረሩ ወንዙ። እነዚህ እነዚህን የያዘ ስለሆነ ጥያቄው እንዴት አድርጌ እንደምረዳው አላውቅም። ተፈጥሮ ወይም የህይወት ውደት በህይወት ውደት ውስጥ መራመድ ትወዳለህ? በህይወት በህይወት ውደት ውስጥ ህይወትን ታስቀጥላለህ አይነት ሊሆን ስለሚችል። በትክክል መረዳቴን እርግጠኛ አይደለሁም ግን ለመመለስ ያክል ተፈጥሮ መጓዝ እወዳለሁኝ። ማንም ሰው ከተፈጥሮ ውጪ መጓዝ አይችልም ተፈጥሮ። ካዘጋጀለት ውደት ውጪ ወጥቶ መሄድ አይችልም ይሄ ህገ ተፈጥሮ ነው። በየትኛውም ቢኖር በየትኛውም ማንም ቢኖር ከተፈጥሮ መሸሸት አይቻልም ያው የሚኖርበት አለም በተፈጥሮ ተፈጥሮን ተጠቅሞ ሌላ አለም መገንባት ሊቻል ይችላል። ሌላ መኖሪያ ለምሳሌ መሬት ላይ ነው ሰው የሚኖረው ተብሎ ይታሰባል። መሬት ድንጋይን ተጠቅሞ ህንፃ ገምብቶ ከፍ ባለ ደረጃ መኖር ሊኖር ሊኖር ይችላል። ልክ እንደዛው

ገመድ መጠቀም ታውቃለህ አዎ በደንብ እንጂ ገመድ በጣም ለብዙ አገልግሎት የሚጠቅመን ነገር ነው። ሁለት ነገሮችን በአንድ ለማያያዝ ሊጠቅመን ይችላል። ከብቶችን ለማሰር መንጋዎችን ለይቶ ለማቆም። ደግሞ የ የጉጆ ቤቶችን ከሳር የሚሰሩ ባህላዊ ቤቶችን ለመስራት ያለ እኔ አሁን እነዚህ የባህላዊ ቤቶች ያለምንም የፋብሪካ ውጤት መስራት ይቻላል ባህላዊ ቤቶችን ያለምንም ማለት ነው። ሳርን እንጨትን ተጠቅሞ መስራት ይቻላል። ማሰሪያውም ይሁን በቢስማር በቢስማር ቦታ የምንጠቀመው ገመድን ነው እና ለዛ ያገለግላል። ገመድ እንደ ባህላዊ ስፖርት ነው የገመድ ዘላይ በሚባለውም ስለሚያገለግለን እንደዛም ልንጠቀም እንችላለን። ብቻ የተለያየ ጥቅም ያለው ነገር ስለሆነ ገመድ ገመድ መጠቀም በጣም በብዙ በብዙ ቦታ የገመድ ሮል አለ። ብዙ ነገሮችን ሰብሰብ አድርጎ በአንድ ላይ ለመሸከም በአንድ ላይ አስሮ የተራራቁ ነገሮችን አቀራርቦ ለማስቀመጥ አስሮ እንደ እንደይለያዩ ለማድረግ ዋናው የገመድ አላማ። ሁለት ሶስት አራት ብለን የምንጠቅሳቸው ቢሆኑም ግን በዚያ ውስጥ ግን በጣም ብዙ ስራዎችን ይሰራል። አንደኛው አላማው ነገሮችን እንዳይበታተኑ እንዳይበተኑ ሁለት ሁለቱን አንድ ሶስቱን አንድ አራቱን አንድ አድርጎ ሰብስቦ ለመያዝ ሊያገለግለን ይችላል። ሁለተኛው አላማው አንድ ነገር ከአንድ ቦታ በተለይ ደግሞ ግእዛን የሌላቸው ማሰብ የማይችሉ እንስሳት እየሄዱ እየተመለሱ የሚያስቸግሩን ከሆነ አንድ ቦታ ላይ ታስረው እንትን እንዲሉ ማድረግ ይቻላል ለምሳሌ ቤት የሚያድሩ እንስሶች እርስ በእርሳቸው የሚዋጉ ከሆነ በገመድ ማሰር ምርጫ የሌለው ግዴታ ነው። ሌላም እንደ ቅድም እንዳልኩት እንደ ባህላዊ ስፖርትነት እንደ ገመድ ዝላይ ለዚህ አገልግሎት ይውላል። ቤት ለመስራት እንደ ቅድም እንደተናገርኩት ለነዚህ ለነዚህ አገልግሎት የሚውል ጠቃሚ ነገር ስለሆነ ገመድን ሜቢ በጣም በከተማ የተወለደ ሰው ካልሆነ በቀር ማወቅ ጥቅሙን አለማወቅ አይቻልም።

የምመኘው የእረፍት ጊዜ ምንድነው? የእረፍት ጊዜ የምመኘው ጊዜ። የምመኘው የእረፍት የምመኘው የእረፍት ጊዜ። መቼ ነው በሚለው አስተካክዬ እንትን ልበለው የምመኘው የምየም የእረፍት ጊዜ ምንድነው? የሚለው በትክክል የሚያስረዳው ነገር ስለሌለው። የምመኘው የእረፍት ጊዜ። በተለይ በነሀሴ ውስጥ ነሀሴ አንድ እስከ ነሀሴ አስራ ስድስት ቢሆን እጅግ በጣም ደስ ይለኛል።

በደንብ ነው እምጠቀመው ምክንያቱም የተለየ ማለት ዲስካውንት ያለው የህዝብ ማመላለሻ ስለሆነ። ከሌሎች ከመለስተኛ ታክሲዎች ይልቅ እሱ ነው በተለይ አሁን የነዚህ ኮንትራክት ታክሲዎች እና ራይድ ፈረስ ምናምን የሚሉት ኢትዮጵያ ውስጥ ያሉ ታክሲዎች እጅግ በጣም እኮ ውድ ናቸው። በዛ የተነሳ እኔ ያለኝ አማራጭ በህዝብ ማመላለሻ በአስራ አምስት ብር የሚሄደውን ሶስት መቶ ብር ሊለኝ ይችላል። ሌላው እንደ ራይድ አይነቶች ማለት ነው። ስለዚህ የህዝብ ማመላለሻ ለየትኛውም ህዝብ ችግር የሚሸፍን አይነት አገልግሎት የሚሰጥ ስለሆነ እኔ ደግሞ ከህዝቡ አንዱ ነኝ። በዝቅተኛ የኑሮ ደረጃ ከሚተዳደሩት አንዱ ስለሆንኩኝ ብዙ ጊዜ የምጠቀመው የህዝብ ማመላለሻ ወይም ደግሞ አስር አስራ አምስት እየጫኑ የሚንቀሳቀሱ ታክሲዎችን መጠቀም ነው። ያለኝ በቃ የመጨረሻው የተሻለ አማራጭ አለያ ግን እጅግ በጣም አስቸጋሪ ካልሆነ ከእነዚህ ከሁለቱ ውጪ አልጠቃም።

የልጅነት መኖሪያ ቤቴ በጣም ገራሚ ጥያቄ ነው። በነገራችን ላይ ወደኋላ ወደ ልጅነቴ አፈር ስፈጭበት ውሃ ስረጭበት ወደነበረው እድሜ ይሄ ነው የመለሰኝ እና ደስ የሚል ጥያቄ ነው። በእውነቱ ነገር የልጅነት ቤቴ እንትን ነች። ሁለት በሁለት ቤት ነው ያለው አንደኛው ቤት ትልቅ ቤት ከቆርቆሮ የተሰራ በደንብ የተለሰነ ምናምን አይነት የሚባል በገጠር ሃይ በጣም ከፍተኛ ጥራት ያለው ቤት የሚባል አይነት ነው። ሁለተኛዋ ቤታችን ደግሞ ከሳር ጎጆ የተሰራች ነች። ከሳር ጎጆ የተሰራችው ቤት ዙሪያዋን በድንጋይ እየታጣራች ናት። ድንጋይ እና ጭቃ ልክ እንደ ብሎኪት እና እንደ ሲሚንቶ ሆኖ የተሰራባት ቤት ነች። እና እጅግ በጣም ነው ነው ደስ የምትለው በተለይ እንጨት ምናምን እዛ እያነደድን በቆሎ እየጠበስን ድንች እየጠበስን በሌሎችም ጊዜዎች ብዙ ነገሮችን እያደረግን ያሳለፍንባት ቤታችን ስለሆነች በጣም ትዝ የምትለኝ ቤት ነች። ብዙ ጊዜ እዛ ላይ የምንጠቀመው የፍራሽ አይደለም እዛ ቤት ስንውል ስናድር የምንጠቀመው የከብት ቆዳ ወይም ደግሞ ጭፋር ከተባለው ዛፍ የተሰራ ሰሌን አለ። አሁን አብዛኛውን ጊዜ በገጠር ለመቀበሪያነት የሚያገለግለው እንትን ማለት ነው ሰሌን የሚባለው ማለት ነው። እና ያንን እናነጥፋለን በቃ እዛው አመዱ ስር ተኝተን ምንም በቃ በደስተኝነት የምንኖረው ህይወት ነው። ትዝ ያለኝ በጎችን ስንጠብቅ ቆይታን ዝናብ አበስብስዎን ልንመጣ እንችላለን። እዛው ቁጭ ብለን ሰዓት እየሞቅን ጠላ እየጠጣን ቆሎ እየበላን ሊሆን ይችላል ወይም ደግሞ እንጀራ ሊሆን ይችላል ትኩስ ድንች ልንበላ እንችላለን። እና እንደዚህ አይነት ህይወቴን ነው ወደኋላ ተመልሼ ትዝ ብሎኝ እንዳየው ስላደረገኝ በጣም ደስ ብሎኛል። ጥያቄያችሁ

የሸክላ እቃ እጠቀማለሁ ሀገራችን ውስጥ እንደዚህ የፋብሪካ ውጤቶች በተለይ እንዲህ ብረት ድስት ማብሰያ ሳህኖች እንደዚህ መመገቢያ እቃዎች ከመምጣታቸው በፊት ምንጠቀማቸው የሀገር ውስጥ ሚሰሩ እቃዎችን ነው። እንደ ድስት መገቢያ ሳህን ምንሰራቸው ከሸክላ እየሰራን ነው ም እንጠቀም የነበረው። አሰራራቸው ደግሞ መጀመሪያ የሸክላ አፈር ሚባለው አለ የሸክላ አፈር ሁሉም ቦታ ላይ አይገኝም። መሬት ቆፈር ቆፈር አድርገው ወደ ውስጥ ሲገቡ የሸክላ አፈር እየሆነ ይገኛል እና ያ ቦታ ለራሱ በተለይ ውሃ ሚበዛበት አካባቢ ላይ ነው ያለና ከዚያ ተቆፍሮ ይመጣል። ይቦካል ይታሻል ወይም ደግሞ አቻ አማረኛው ያታሽቶ ሌላ የምጣድ የምጣድ ስባሪ ይፈጫል በጣም ደቂቁ ነው ይፈጭ እና አብሮ ይታሻል ከዛ የፈለጉትን ቅርጽ እያስያዙ ይሰሩታል። በአንድ ቀን በሁለት ቀን ላያልቅ ይችላል የመጀመሪያው ቀን ግማሹ ፓርት ሁለተኛው ቀን እንደዚህ እያለ ይሰራል። ማለስለሻ አለው ይለሰልሳል በደንብ ሆኖ በርግጥ ሀብዛኛውን ጊዜ ዘጠና ዘጠኝ ፐርሰንቱ በአንድ ቀን ነው ሚያልቀው። ከዛ ቀጥሎ ምን ይሆናል መሬት ይቆፈርና መሬት ውስጥ ከስር ገለባ ይቀመጥበታል የጤፍ ምናምን ገለባ የስንዴም ሊሆን ይችላል የዳጉሳም ሊሆን ይችላል እሱ ይቀመጣል ከላይም ገለባ ይቀመጥበታል ከዛ እዚያ ላይ በ ምንድነው ይተኮሳል። ይተኮሳል ማለት እዚያ ውስጥ ተጠብሶ ጠንክሮ ይወጣል። እንደዚህ ሆኖ ይሰራል። እንትን ናቸው እንትን የላቸውም እንጂ በተለይ ብትር ምናምን የመቋቋም ሲመቱ የመቋቋም ድላቸው ትንሽ ሆኖ ነው እንጂ። እጅግ በጣም ጥሩ ነው። ወጡ ለራሱ በበሸክላ እቃ የተሰራ ወጥ በጣም በጣም ነው ሚጣፍጠው። በጽዋ ሲጠጡ በብርጭቆ ከሚጠጡት በላይ የሆነ ደስ ሚል ነገር አለው። እንደ አኗኗሩ ነው በርግጥ በብርጭቆ መጠጣት የለመደን ሰው በሽክላ እቃ ጠጣ ተብሎ ቢሰጠው ሊዘጋው ይችላል ሊያስጠላው ይችላል። ከዚህ ከዚህ አንፃር ሰው እንደ ልምዱ ነው እኔ በተለይ በሸክላ እቃ መጠቀም። ለውሃ ማሞቂያነት ከገጠ ከሩቅ መንገድ ከምንጭ ምናምን ውሃ ለማምጣት የምንጠቀመው እንደዚህ አይነት የሸክላ እቃዎችን ነው። አሁን አሁን ትላልቅ ሃይላንዶች ጀርካኖች ምናምን መጠው በዛ ተተክተዋል። እህል ለራሱ ለማስቀመጥ ምንጠቀማቸው አየር ንብረት ሚጎዳቸው አይ አይነት እህልዎች ከሆኑ ትላለቅ የሸክላ እቃዎች ይሰራሉ። ሶስት አራት ኩንታል መስራት መ መሸከም እንዲችል ተደርገዎና በእነዚህ የሸ የሽክላ እቃዎች። ቤታችንን እናስውባለን አሁንም ያለሁበት ቤት አሁን ያለሁበት በዚህ ደረጃ ዘመናዊ ምርቶች የአፍሪካ ውጤቶች ሀገራችን ከገቡ በሁዋላም እኔ እየተጠቀምኩ ያለሁት በዚህ ልክ ነው።

ብዙ ልብሶችን ማጥበው በእጄ ነው እስካሁን ድረስ የራሴ ላውንደሪ የለኝም። በጣም ትላልቅ ልብሶች እንደ ብርድ ልብስ እና እንደ ሌዘር ጃኬት ያሉ ካልሆነ። ልብሶችን ማጥባቸው ጅንስ የጨርቅ ልብሶች የጨርቅ ሱሪዎች። ሌሎችንም በእጅ ስራ ከጥለት ሚሰሩትን ቲሸርት ሹራብ እንደዚህ እንደ ፓክ ፓካውት ፓንት አይነት ነገሮችን ሙሉ ማጥበው። በእጄ ነው። ያም ሆኖ በርግጥ አንድ ሰዓት ሊጨርስ ይችላል። ለጤና ግን እንደ እንቅስቃሴ ነው ሚቆጠረው። ሙሉ ሰውነት ነው ሚንቀሳቀሰው እግር ሊቆም ቁሜ ላጥብ እችላለሁ። ትልቅ ማጠቢያ ገንዳ ላይ ከፍ ብየ ላጠብ እችላለሁ። ወይንም ደግሞ ቁጭ ብዬ ይሄ መኪና ጉማ ላይ ማጠቢያ ሳህኔን አድርጌ ላጥብ እችላለሁ። እና በእጅ ሳጥብ። ድካም አለው በርግጥ ግን ለጤና የተሻለ ነው። እንቅስቃሴ ለምሳሌ አሁን በመኪና የሚሄዱ ሰዎች እና በሳይክል ወይም በሞተር ሚሄዱ ሰዎች በእግር የሚሄዱ ሰዎች። በጤና አንፃር ሲታዩ ለበሽታ የመጋለጥ እድላቸው መኪና ውስጥ ሚሄዱ ሰዎች እንቅስቃሴ የማያደርጉ ሰዎች ለበሽታ መጋላጣቸው ከፍ ያለ ነው። እና ይሄም እንደዛ ነው ብዙ ጊዜ እኔ ማጥበው አሁን። በርግጥ መብራትም አሁን ባለው ሁኔታ በጣም አስቸጋሪ ነው። ኤሌክትሮኒክስ እቃዎችም ለአንድ ለሁለት ልብስ ለማጠብ የኔን ብቻ ልብስ ለማጠብ ላውንደሪ መግዛቱ ይሄን ያክል ውጤታማና ጠቃሚ መስሎ ስራ አልታየኝ። እስካሁን ማጥበው በእጄ ነው

የስራ አሣራሮችን መከተል ግዴታ ነው። ምክንያቱም አንድ ሰው የስራ አሰራር ዘዴዎቼን፤ የስራ አሰራር መንገዶቼን፤ የስራው እንዲሰራ የታቀደበትን መንገድ ላቆ ከሰራ ውጤታማ አይሆንም። ሰው ያ የስራ ስራ የተሰራው አንድ ሰው በዛ በያዘው ስራ ውጤታማ እንዲሆን እስከሆነ ድረስ ግዴታ የስራ አሰራር ደንቦቼን፣ የስራ አሰራር ዘዴዎችን፣ ህጎችን መከተል አስፈላጊ ነው። እንደዛ ካልሆነ ለምሳሌ አንዳንድ ሰው አለ እኔ የስራ አሰራር ዘዴ ህግ ብዙም አይገዛኝም የሚል ሰው ግን ተሳስቷል። ፎር ሹር መቶ ፐርሰንት ተሳስቷል። እንደዛ በስራ አሰራር ደንቦች፣ በስራ አሰራር ሂደት ካልሄደ፤ የስራ አስራር መንገድ፣ የስራ አስራር መንገድ ካልተከተለ ውጤታማ አይሆንም። ስለዚህ ውጤታማ ለመሆን የግዴታ ምን ማድረግ አለብህ? የስራ አሰራር መንገዶችን መከተል አለብህ። እንደዚህ ካልሆነ ቀድሞ መሰራት ያለበትን ሳልሰራ ሌላ ልሰራ እችላለሁ። ቀድሞ መሞላት ያለበትን ሰልሟል ሌላውን ልሰራ እችላለሁ። እንደዚህ ለምሳሌ አሁን አንድ ሰው የጨርቅ ፋብሪካ የጨርቅ ስፌት ፋብሪካ ላይ የሚሰራ ከሆነ ቀድሞ መስራት ያለበት ዲዛይን መደረግ ያለበት ጨርቁ እንዴት ይቆረጣል ምን አይነት ጨርቅ ይቆረጣል የሚለውን ነገር ማወቅ ነው። ከዚህ ቀጥሎ ወደ ስፌት መሄድ ነው። እንደዚህ ካልሆነ ያንን ነገር በደንብ ሳያስተካክል የስራ አሰራር መንገዱን በዚህ በዚህ ስራ የተባለውን ሳይሰራ ከሄደ ተመልሶ መስራትም ሊኖር ስለሚችል፤ የስራ አሰራር መከተል አሰራር መንገዶችን መከተል ጥሩ ነው።

የምወዳቸው ቀለሞች የቀለም ምርጫ ላይ እንኳን በጣም ሰነፍ ነኝ ግን ሶስቱን ቀለሞች በጣም እወዳቸዋለሁ በተለይ ኢትዮጵያ ሰንደቅ አላማ ላይ የሚታዩትን አረንጓዴ ቢጫ ቀይ ቀለሞቼን እነዚህን በደንብ እወዳቸዋለሁ። ማለት ብዙ ጊዜ የትምህርት ቤትም ልጆች ሆነን ስንማር ምናያቸው የቅርብ ቀለሞቻችን ናቸው። የኩራት እንትኖችም ተደርገው የኩራት ምልክቶችም ተደርገው ይወሰዳሉ። አፍሪካ ውስጥ ያሉት አብዛኞቹ የሰንደቅ አላማ ቀለሞች ከእነዚህ የወጡ አይደሉም። የኢትዮ ጣሊያንን ጦርነት ድል ማሸነፍ ተከትሎ ሰንደቅ አላማቸው ላይ አብዛኞቹ የኢትዮጵያ ሰንደቅ አላማ። ቀለም መጠቀም ስለጀመሩ የሆነ ደስ የሚል ስሜት አለው። ከዚህ በተጨማሪ አንገታችን ላይ የምናስረው ማህተብ አለ። ጥቁር ቀይ ነች እና ይሄ ሚስጥራዊ ቀለም ተደርጎ ነው የሚወሰደው። ቀዩ የትስፊት ነጩ የመለኮት ጥቁር የመንፈስ ቅዱስ አይመረመርም የባህሪህ አይመረመርም ስውር ነው ተብሎ የሚወሰድ ቀለም ነው። ግን እኔ በደንብ የምወዳቸው የቀደሙትን አረንጓዴ ቢጫውንና ቀይ ቀለሞችን ነው።

አዎ ግጭቶችን በደንብ ለማስተካከል የምችለው የመፍትሄ አካል መሆን እችላለሁ። ሰው ሊጋጭ ይችላል ማንኛውም ሰው እንኳን ሰው ህሊና ለራሱ በሀሳብ ይህን ላአድርገው ይህን ላአድርገው ይህን ላድርገው ይህን አድርገው በሚል የህሊና የሀሳብ ፍትጊያ እንኳን ሊኖር ይችላል። አንድ ሰው ሲሄድ እግሩና እግሩ ሊጋጭ ይችላል በቃ አጋጣሚዎች ናቸው። ጥቅም ሊያጣላው ይችላል እና እንደዚህ አይነት ሁኔታዎች ሲፈቱ ሲፈጠሩ ቃለል አድርጌ ግጭቶችን ለመፍታት ችግሮችን ለማቃለል እሞክራለሁ። በዚህ እንትኔ ቀለል አድርጌ የመፍታት ለመፍታት ልማዴ። ሰው ከሰው ሁሉ እንትን ያልክ የተሻልኩ መስሎ እስኪሰማኝ ድረስ የመፍትሄ አካል ሁኚ አውቃለሁ። እና ግጭቶችን በደንብ ነው መፍታት እምችለው ግጭቶቹ ብዙ የሚያጋጩ ነገሮች ሊኖሩ ይችላሉ። እና ግጭት መፍታት ደግሞ ጥሩ ነገር ነው። ስለዚህ ከዚህ የተነሳ በቀላሉ ግጭቶችን መፍታት ግጭቶችን ማስተካከል የግጭቶች የመፍትሄ አካል መሆን። ይቻላል ማንኛውም ሰው ይሄንን ማድረግ ይችላል

የአመራርነት ሚና አዎ አለኝ። የአመራርነት ደረጃው ነው እንጂ ሚለያየው ማንኛውም ሰው የአመራርነት ሚና አለው። ራስን እንኳን በስነ ስርዓት መምራት መቻል አንዱ የአመራርነት ሚና ነው። በድርጅቶች የአመራርነት ሚና መሆን አለ እንደ ሀገር አመራር መሆን አለ። ደግሞ በተለያዩ ትንሽና ትንሽም ታላቅም በሚባሉ ቦታዎች አመራርነት ደረጃዎች ሊኖሩ ይችላሉ። ከእነዚህ ውስጥ አንዱ ደግሞ ራስን በደንብ በስነ ስርዓት ህሊናን አስተካክሎ ከጠባይ ከምንድነው? ከውስጣዊ ጠባይ ጋር አስማምቶ መሄድ መቻል ራሱ ትልቅ አመራርነት እና ትልቅ ጥበብ ነው።

ስልኬን የምሞላው ፋስት ቻርጂንግ ሞድ ስላለው በጣም በከፍተኛው ሁለት ሰዓት ተኩል ነው የምጨርሰው። እና ባትሪ ጠንካራ ስለሆነ በሁለት ቀን በደንብ ከተጠቀምኩበት በሁለት ቀን እሞላዋለሁ። አልያ ደግሞ ሶስት ቀን አራት ቀን የመቆየት እድል አለው። ባትሪው ጠንከር ያለ ባትሪ አይነት ስለሆነ የምጠቀመው ስልክ ቶሎ ቶሎ አልሞላም። ግን ምን አለ ምንድነው ኢንተርኔት? እና ሌሎች ነገሮች በተለይ ከኢንተርኔት ጋር በተያያዘ ሰው የሚጠቀም ከሆነ ከዋይፋይ ከሌሎች ከምንድነው ከቪዲዮ እና ከሌሎች ወርድ ምናምን መጽሐፍ ከማንበብ በበለጠ ውጤታማ ባትሪን የሚገድለው ኢንተርኔት ነው።

አዎ ነገሮችን በስነ ስርዓት ነው የማስቀምጠው ነገ እኔው ስለሆንኩኝ የምጠቀማቸው በስነ ስርዓት ደርድሬ ነው። እንደውም እንደአስፈላጊነታቸው ደረጃም ልደርድራቸው እችላለሁ። በቶሎ የምንፈልገውን ነገር በቅርብ አደርጋለሁ። ብዙ ጊዜ የማልጠቀመውን ነገር ደግሞ ከስር አድርጊ ልደረድር እችላለሁ። እና ዛሬ በስነ ስርዓት ማስቀመጥ አንደኛ ለምሳሌ ቢሮ ከሆነ የቢሮ ንጽህና ይጠበቃል። ቢሮ ሲገቡበት ግቡብኝ ግቡብኝ የሚል ደስ የሚል ስሜት ያለው ጽድት ያለ ቢሮ ይጠብቀኛል። በየትም ከሆነ በጣም ከመዝረክራክ ነገሮችን በስነ ስርዓት ማስቀመጥ ለህሊናም በደንብ መልካም ስሜትን ይፈጥራል። ለተመልካችም ደስ የሚል አይነት ስለሚሆን ነገሮችን በስነ ስርዓት ማስቀመጥ መለመድ ያለበት ጉዳይ ነው። ማንም ሰው ሊለምደው የሚገባ ጉዳይ ነው።

አስተያየት መቀበል በጣም ጥሩ ነገር ነው። ሰው መሻሻል የሚፈልግ ሰው የግዴታ አስተያየት መቀበል መልመድ አለበት። አስተያየት ካልተቀበለ አይሻሻልም ውጤታማም አይሆንም። በነገሮች ደካማ ጎኑን ለማስተካከል ጠንካራ ጎኑን ባለበት ለመቀጠል ግዴታ አስተያየት መቀበል አለበት። አንዳንዴ ምን ይፈጠራል? በጣም የሚያበሳጩ አይነት አስተያየቶች ሊደርሱ ይችላሉ። የሚያበሳጩ አይነት አስተያየቶችን ብስጭቱን ትቶ አንድ ሰው ማድረግ ያለበት ያ ድክመቱን ለመሸፈን ያን ድክመቱን ለማስተካከል መሞከር ነው። እንደዚያ ከሆነ። በቶሎ ያ አስተያየት የሚቀበል ሰው በቶሎ ይለወጣል ሰዎች የሚፈልጉት አይነት ሰው ሊሆን ይችላል። ደስ የሚል አቀራረብ ያለው ደስ የሚል ተግባቦት ያለው አይነት ሰው ሊሆን ስለሚችል በሽ በተለይ በስራ ዙሪያ። ውጤታማና ትርፋማ ይሆናል። አስተያየት የሚቀበል ሰው። ከሰዎች አስተያየት ካልተቀበለ በዛው ስሜት በዛው በራሱ አቋም ከቀጠለ ፈጽሞ ውጤታማ ሊሆን አይችልም ምክንያቱም እዛ ሰው ዘንድ ድጋሚ የሚሄድ ሰው የለም። ያን ሰው ለምሳሌ ሱቅ ከሆነ ድጋሚ ሄዶ የሚገዛው ሰው የለም። የተበላሹ ነገሮችን አታምጣ እየተባለ ደጋግሞ ከዋጋቸው ዝቅተኝነት የተነሳ የሚያመጣ ከሆነ ማንም ሰው ያ ሱቅ በቃ ተዘግቶ ሊቀር ይችላል እንጂ ማንም የሚሄድለት ሰው የለም። ስለዚህ አስተያየት መቀበል ነገን ብሩህ ለማድረግ ነገን የተሻለ ቀን ለማድረግ አስፈላጊና ጥሩ ነገር ነው።

ዳቦውን ማብሰል እችላለሁ በኤሌክትሪክ ሲስተም በትልቅ መጋጋሪያ ማሽኖች የሚጋገር ዳቦ ማብሰል እችላለሁ። ሁለተኛ ደግሞ ምጣድ ለቤት አገልግሎት ብቻ በምጣድ በባህላዊ መንገድ የሚጋገሩ ዳቦዎችንም መጋገር እችላለሁ። ዳቦ የሚጋገረው መጀመሪያ ጥሬ እቃው አለ ፊርኖ ዲቄት የሚባለው አለ። ከዛ ቀጥሎ ስንዴ መቀላቀል ካስፈለገ ስንዴም ሊቀላቀልበት ይችላል

የስራ ልብስ መልበስ። ጥሩ ነገር ነው የትኛውም ቦታ ላይ የስራ ልብስ አንድም መለያ ነው አንድም ደግሞ እዚህ አካባቢ ላይ። የሚል የትኛውንም አይነት ሴፍቲ የትኛውንም አይነት። አደጋ ቢፈጠር መቋቋም የሚችል አይነት ልብስ ስለሚሆንል ለምሳሌ አሁን የስምንቶ ፋብሪካ የሚሰራ ሰው። ከላይ ላይ የሚሰጠው ሄልሜንት የሚባለውን ካልለበሰ ክራሸሩ ሲፈጭ ድንጋይ። ራሱ ላይ ተፈናጥሮ የመውደቅ እድል ሊኖረው ይችላል። ትላልቅ ክብደት የሚነሳባቸው እቃዎች የሚነሱባቸው ቦታዎች ላይ የሚሰራ ሰው ደግሞ። የብረት ሽፋን ያለውን ብረት ጫማ ካለበት ሰው እግሩ ላይ የክብደት የመውደቅ እድል ስለሚኖረው የስራ ልብሶችን መልበስ ግዴታ ነው። ከስጋ የሚያረድ ሰው። እንደ ቱታ አይነት ሙሉ ሽፋን ያለው ልብስ ካልለበሰ በየጊዜው ልብስ የመቆሸሽ እድል ስለሚኖረው። የግዴታ የስራ ልብሶችን መልበስ ጥሩ ነው። ልክ አሁን እንደዚህ አይነት ነገሮች አብዛኛውን ጊዜ ሁለት ጥቅም ኖሯቸው ነው አንደኛ የስራ እንትን ናቸው መለያ ናቸው። ሁለተኛ ደግሞ ጥቅም ናቸው። ለዶክተር ሲሆን የንጽህና ምልክት። ሊሆን ይችላል ለመምህር ስሆን ደግሞ ልብሱ ከቾክና ከድሎችም ብናኙ ሲጋር እንትን ብሎ ልብሱ ደንብ እንዳይቆሽሽ። የሚጠቅም አይነት ስለሚሆን የስራው ልብስ መልበስ ጥሩ ነው። በተለይ ፋብሪካዎች አካባቢ የሚሰሩ ሰራተኞች። እሳት ያለበት ቦታ ላይ የሚሰሩ ሰራተኞች እና ንጹ ቢሮ ላይ የሚሰሩ ሰራተኞች ተመሳሳይ ልብስ የላቸውም ተመሳሳይ ልብስም አይለብሱም። ምክንያቱም ያ ልብሳቸው መለያቸው ነው የት ቦታ ላይ እንደሚሰራ ምን እያደረገ እንደሆነ። መለያው ስለሆነ የስራ ልብስ መልበስ ጥሩ ነገር ነው

ድርጅታችን ብዙም ባህል ያለው አይነት ድርጅት አይደለም የድርጅቱ ማናጀር የአካባቢው እሱ ያደገበት ባህል አካባቢ። ያደገበት አካባቢ አንድ ባህል አለ። እና ያንን ባህል እንድናከብር አንዳንዴ ይጋብዘናል። ከዚህ የተነሳ እናከብራለን። ያን ባህል አብረነው ቡና ተፈልቶ ፈንዲሻ ተቆልቶ እንደዚህ ጭፌ ተነስንሶ ጭስ ምናምን ኖሮት። ደስ በሚል አከባበር እናከብራለን። ለሰውየው በራሱ ስፖንሰር የሚሆነን የልብስ አይነት አለ። የዛን አካባቢ እና እንደዚህ አይነት እንጂ የድርጅቱ ወጥ የሆነ የራሱ የሆነ ባህል የለውም

አንዳንድ ጊዜ የመስመር ላይ ግዢ እፈጽማለሁኝ። የመስመር ላይ ግዢ ማለት ለዚህ የሚያዞሩ ሰዎች ልብስ ምናምን ይዘው የሚዞሩ ሰዎች ይዘው የሚዞሯቸው ነገሮች ናቸው። እና እነዚህ ነገሮች አንዳንዴ ድጋሚ ሁሉ የመገኘት እድል ላይኖርአቸው ይችልም። ከ እንትን ከ ወደብ በህገወጥ መንገድ የመጡ ሊሆኑ ይችላሉ በህጋዊ መንገድም የመጡ ሊሆኑ ይችላሉ። እና እነዚህ ልብሶች አንዳንዴ ከአዟሪ የሚገኙ እቃዎች በጣም ጥሩ እቃዎች ስለሆኑ እገዛለሁኝ። በዛው ላይ ርካሽ ናቸው። ከዛ በተጨማሪ ደግሞ መስመር ላይ የይዘው ምሽት ምሽት እንትን እሚሉ ሰዎች አሉ። የእለት መተዳደሪያቸው የሆነ ያንን በመሸጥ ብቻ ከመለመን ይልቅ በቃ ይቺን እንኳን ሽጬ የእለት እንጀራ በልቼ ቢያንስ ምሳና እራት ቢቀርብኝ ቁርስ እንኳን የነገ መብያ ይሆነኛል ብለው የሚሰሩ ሰዎች አሉ እና እነዚህን ሰዎች እንደማገዝ ነው የምቆጥረው። እኔ በነገራችን ላይ ይሄን ስራ የምንሰራ ከእነሱ በምገዛበት ጊዜ እኔ ተርፍ ብቻ አይደለም። እኔ ሰዎች መለመን ባይወዱ ነው እንጂ በቃ ከመለመን ብለው ያወጡት ስራ ስለሆነ ቢያንስ ይሄንን በመግዛት የለት ወጫቸውን የለች ችግር ችግራቸውን ሊሸፍናቸው ሊሸፍ መሸፈን አለብኝ በሚል እንደዚህ አይነት እንትኖቼን ልጠቀም እችላለሁ። ከዚህ በተጨማሪ እንትን ነገር እንትኖች ሊኖሩ ይችላሉ። ሁል ጊዜ እንደዚህ አይነት ውጤታማ ነገሮች የጽድቅ ጉዳዮች ናቸው ብዬም አላስብም። አንዳንዴ ለስርቆት የሚያመቻቹበት ሁኔታም ሊኖር ስለሚችል ከእንደዚህ አይነት ነገሮች ልጠነቀቅ እችላለሁ። ከአንድ ድርጅት የሆነ ሰው በስርቆ በጣም ብዙ ማስ ያላቸውን በጣም ብዛት ያላቸውን ምርቶች አውጥቶ በርካሽ ሊሸጥ ይችላል። እንደዚህ አይነት ጉዳዮች ሊፈጠሩ ይችላሉ ብዬ በማስብበት ሰዓት እና በምሰጋበት ሰዓት ከቻልኩት ጥቆማ ማድረግ አለው። ካልቻልኩ ግን ባለመግዛት ሳልገዛ በማለፍ የራሴን ሀላፊነት እና ድርሻ እወጣለሁ። አንዳንዱ እንደውም ሱስ የሆነበት ሰውም አለ። ከደንቦች ጋር መሯሯጥ ከዚያ ከዚያ ማለት ሱስ የሆነበት ሰውም አለ። ግን አብዛኛው የችግሩን የእለት ችግሩን ብቻ ለመሸፈን የሚሰራ ሰው ነው። የቤት ኪራይ አቶ ለልጆቹ የትምህርት ቤት እና ዩኒፎርም የወርሃዊ ክፍያ እንደዚህ እንደዚህ አይነት ነገሮችን አቶ እሚሰሩ ሰወች ስለሚኖሩ። ሁል ጊዜ ግን እንትን ነው ብዬም አላስብም። አብዛኛውን ጊዜ ግን ማያቸውን ማያውን ፊት የሻጩን ፊት አይቼ ይሄ ሽያጭ ከእንደዚህ አንፃር ሊሆን ይችላል። ይህ ሽያጭ ከእንደዚህ ሁኔታ ሊሆን ይችላል ብዬ በመገመት እምገዛቸው አሉ የቃወችን ጥራት አይቼ የምገዛቸው ምርቶች አሉ

በፍም ማብሰል አዎ። አውቃለሁኝ። ብዙ ጊዜ የመስመር ዳር በቆሎ ምናምን የሽምብራ የቆሎ የሚሸጡ ሰዎች የሚጠቀሙት የፍምም አብዛን ነው እቤትም የምንጠቀመው። አብዛኛውን ጊዜ ከሰል የሚባለው በፍም የመብሰል ዘዴ ነው። እና በፍም መብሰል። እንደ ኤሌክትሪክ እና እንደ ሌሎች እንደ ማገዶ መብሰል ፈጣን ላይሆን ይችላል። ግን ታይም ጊዜ የሚወስድ ቢሆንም። ሌላ ስራ የተጓዳኝ ሁለት ሶስት ስራ ለምሳሌ አንድ ሰው እያነበበ የሆነ ውሃ ማፍላት ቢፈልግ በፍም ቢጠቀም የተሻለ ውጤት የተሻለ ውጤታማ ሊሆን ይችላል። ጊዜውን በሁለት ስራ የሚሰራበት ሰው። ወጥ ምሰራ ሴት ሽንኩርት የላጠች ውሃ ሽንኩርት በምትጥድብቤት ጊዜ። እሷ እስክትቼ በፍም ማብሰል አዎ አውቃለሁኝ ብዙ ጊዜ የመስመር ዳር። በቆሎ ምናምን የሽምብራ የቆሎ የሚሸጡ ሰዎች የሚጠቀሙት የፍምም አብዛን ነው እቤትም የምንጠቀመው አብዛኛውን ጊዜ ከሰል የሚባለው በፍም የመብሰል ዘዴ። ነው እና በፍም መብሰል እንደ ኤሌክትሪክ እና እንደ ሌሎች እንደ ማገዶ መብሰል ፈቅጣን ላይሆን ይችላል። እና በፍም ማብሰል። ትላልክ ከታሞች ግን። ታይም ጊዜ የሚወስድ ቢሆንም። ከማገዶ ችግር ሊሆን ይችላል። ሌላ ስራ የተጓዳኝ ሁለት ሶስት ስራ።

ሹራብ መስራት በልጅነታችን ለራሳችን እየሰራን ያሳለፍነው ህይወት ስለሆነ በደንብ ነው የምችለው። ለጂ እያለን ማንም ሰው ሰርቶ ሰርቶ የሚለብሰው ለራሱ ነው። ማንም ለራሱ አይሰራለትም። እና ከዚህ የተነሳ ጥሩ የሆነ ሹራብ የመስራት ልምድ አለኝ። በዛው ልክ የአንገት ልብሶችን መስራት እችላለሁ። ቆብ አሁን ለብርድ ጊዜ የሚሆኑ ከጥላት የሚሰሩ ወፍር ወፍር ያሉ ቆቦችን መስራት እችላለሁ። ከዚህ በተጨማሪ ደግሞ ይሄ የሹራብ ምንድነው? የሹራብ የመስፋትና የመስራት ልምድ። በአብዛኛው የገጠሩ ክፍል የተለመደ ነው።

ወደ መናፈሻ በቀን አንዴ በተለይ ምሽት ምሽት ከሆነ በቀን አንድ እሄዳለሁ ካልሆነ ግን እሁድና ቅዳሜ ብዙ ጊዜ የማሳልፈው መናፈሻ ነው። መናፈሻ ብዙ ሰው የማግኘት አጋጣሚ አለ ከሰው ጋር ተቀጣጥሮ በዛውም እየተዝናኑ በዛውም ጉዳይ የሚሰራበት የሚፈጸምበት ሁኔታ ስላለ መናፈሻዎችን ብዙ ጊዜ እንዲሁ ዝም ብሎ ለመናፈሻ ብቻ ሳይሆን ከጓደኞቼ ጋር ተገናኝቼ ማውራት መወያየት ያለብኝን ነገሮች ለመወያየት ልጠቀማቸው እችላለሁ። በአካባቢያችን ያሉ መናፈሻዎች በተለይ ወንዝ ዳር እና ሀይቅ ዳር ስለሆኑ በበጋ ወራት እጅግ በጣም ተመራጭ ናቸው። ተመራጭ ዛፎቹ መካከል ያለው ያሉት የተሰሩት ከሲሚንቶ የተሰሩት መቀመጫዎች ለእይታ ማራኪ እንዲሆኑ ምሽቱን የምሽቱን ድባብ ለማየት እንዲመቹ ሆነው መሰራታቸው ከዛ ደግሞ ከሩቅ የሚያሳዩ የዳገታማ ቦታዎች ላይ እንደዚህ እንደዚህ በጣም የተመረጠ ቦታ ላይ መሰራታቸው መናፈሻዎቹን ተመራጭና ተወዳጅ እንዲሆኑ አድርጓቸዋል። ከዚህ የተነሳ ወደ መናፈሻ ቢያንስ እሁድ ቅዳሜ ከአሥራ አንድ ከአስር ሰዓት አሥር አስራ አንድ ሰዓት እስከ ምሽቱ አስራ ሁለት ሰዓት አካባቢ መናፈሻ እገኛለሁ። የፈለገኝ ሰው ለራሱ መናፈሻ በተለይ ወደ ባህር ዳር አካባቢ ያሉ ቦታዎች ከሆነ ሁልጊዜም ምሽት ምሽት ማንኛውም ሰው በተለይ አብዛኛው የሚባለው የባህር ዳር ሰው ምሽት ወደ መናፈሻዎች ሄደው ነው ምሽቱን የሚያሳልፈው። ሻይ ሻይ ቡና በማለት ሊሆን ይችላል። ደግሞ እንዲሁ ዝም ብሎ ለፓርኪንግ ብቻ የሚያስከፍሉ ቦታዎች አሉ። እዚያ ደግሞ ገብቶ ራስህን ፊክሽኖችን ሊያመጡለት ይችላሉ መጽሐፍቶችን እንደዚህ ወቅታዊ ጉዳይ የሚታይባቸውን ነገሮችን ሊያመጡልህ ስለሚችሉ መናፈሻዎች በጣም ጥሩ የመዝናኛ አማራጮች ናቸው። ብዬ አስባለሁኝ

የምመኘው ስራ በእርግጥ ብዙ መመኘት አንድ ማጣት ነው። እንጂ በደንብ የምመኘው ስራ። ጥሩ ስነምግባር እና ጥሩ ፀባይ ያለው መለስተኛ የድርጅት ማናጀር ቢሆን ደስ ይለኛል። በድርጅት ማናጀርነት ብዙ ነገር መማር አለ ለምሳሌ የሰራተኞቹ ፀባይ የተለያየ ስለሚሆን። የትኛውንም አይነት ፀባይ እንዲቋቋም በሌላ ጊዜ የሰራተኞችን ፀባይ መቋቋም ቻልኩ ማለት በሌላ ጊዜ የትኛውንም አይነት ፀባይ መቋቋም እንደሚችል ማረጋገጫ ይሆነኛል። የሰው ህይወት ደግሞ ብዙ አይነት ስለሆነ ከዛ ህይወት ብዙ የምማራቸው ነገሮች ይኖራሉ። አሁን የአንዳንድ ሰው ፀባይ ከሰዎች ወጣ ያለ ሊሆን ይችላል። በጣም ክፉ የሚመስል ፀባይ ያለው ግን በደንብ ቀርቦ ሲያዩት ደግ የሆነ ሰው ሊኖር ይችላል። በጣም ደግ የመሰለ ሰው በደንብ ቀርብ ብለው ሲያዩት ደግሞ የዳሪ አልጋ የቤት ቀጋ የሚባል አይነት ሰው ሊሆን ይችላል። እና የድርጅት ማናጀር መሆን ብዙ ሰራተኞችን ከእስር መያዝ ከከፍተኛ ክፍያው በተጨማሪ ሰው ጋር መኖር ምን መምሰል እንዳለበት ሚያሳይ። ጥሩ የስራ የምመኘው የስራ አይነት ነው። እና ከዚህ አንፃር ብዙ ጊዜ ትልልቅ ድርጅት የሚያንቀሳቅሱ ሰዎች በጣም የተረጋጉ ሰውን እንዳመጣጡ መመለስ ሚችሉ እጅግ ተበሳጭቶ የሚሄድባቸው ሰው ሊኖር ይችላል። ወይም ደግሞ በጣም ኬርለስ ሆኖ አይነት በጣም ቸልተኛ ሆኖ የሚሄድ ሰው ሊኖር ይችላል እና ይህንን ሰው የሚመልሱበት የራሳቸው የራሳቸው ፀባይ ስለሆነ። ስላለው ይሄን ደግሞ ያስተማራቸው ልምድ ነው እና ይሄኛው ልምድ በራሱ አንድ ህይወት ፍልስፍና ስለሆነ። ለጥሩ ሰብአዊነት ለጥሩ ማህበራዊ ኑሮ ያገለግለኛል ብዬ ስለማስብ በየ አንድ ድርጅት ጥሩ ማናጀር መሆን ሁሌም ምሻው። የስራ ዘርፍ ነው። እንደዚህም ለመሆን በዚህ መስመር ለመገኘት የቻልኩትን ያክል እየጣርኩ ነው። በርግጥ የሚሳካኝ መስሎ ይታየኛል። ከጥቂት ጊዜ በኋላ የድርጅት ማናጀር እሆናለሁ ብዬ አስባለሁኝ።

ይቅርታ መጠየቅ አዎ ለጠያቂው ቀላል ነው ለተጠያቂው ግን በጣም ከባድ ነገር ነው። የልብን አድርሶ የሚጎዱትን ጎድቶ ይቅርታ እላለው ማለት በጣም ፌዝ ነው ሙድ መያዝ ነው መስሎ የሚታየኝ። እና ግን ይቅርታ መጠየቅ ከልብ ከሆነ እግዚአብሔርን የሚፈቅደው እንትን ነው። ይቅር እንድትባል ይቅር ተባባሉ እርስ በእርሳቸው ይቅር ተባባሉ ያለ አምላክ ልጆች ስለሆንን። ይቅርታ መባባል ግዴታ ነው። ይቅርታ መባባል ብዙ የሚያተርፋቸው ስራዎች አሉ። ብዙ የሚያተርፋቸው ጸጋዎች አሉ። ይቅርታ በማለት መካከል ሰላም ይመጣል ፍቅር ይመጣል መዋደድ ከጥፋት መታረም። ለምሳሌ ሁለት አይገናኙም ከዚህ በኋላ በቃ አይንና ናጫ ሆነዋል ፍጹም አይገናኙም የተባሉ ሰዎች ተገናኝተው በሰላም ሲያወሩ በፍቅር ሲኖሩ ማየት እጅግ በጣም ደስ የሚል ነገር ነው። ለዚህ ነው። አንዳንድ ሰዎች አብዝተው ስራ ይቅርታ የሚያስተምሩት አብዝተው ፍቅር ማለት በጣም ቀላል ነገር አይደለም እንዲሁ በመናገር በማውራት በምናምን ብቻ የሚመጣ አይነት አይደለም። ፍቅር ማለት የይቅርታ ውጤት ነው። ይቅርታ ግን እንደው ተሳስቶ ላጠፉትም አውቀው ላጠፉትም አስፈላጊ አስፈላጊ ነገር ነው። እና ማንኛውም ሰው በየትኛውም ሲቹዌሽን በየትኛውም ሁኔታ ይቅር መባበል አለበት። ይቅርታን ደግሞ ጣዕሙን መቅመስ መቻል አለበት። ይቅርታ ጣዕሙ ፍቅር ነው የይቅርታ ጣዕሙ መዋደድ ነው አንድ መሆን ነው። ሳይለያዩ ሳይገፋፉ መኖር ነው። እና ይቅርታ እጅግ ጥሩ ነገር ነው። መለመድ በየአንዳንዱ ሰው ቤት በየአንዳንዱ ስልቦና በየአንዳንዱ ሰው ሰብአዊነት ውስጥ መኖር ያለበት ነገር ነው። አንዱ የህይወት የህይወት መርህ መሆን ያለበት ጉዳይ ስለሆነ። ይቅርታ እንዲሁ በቀላሉ የሚታይ ነገር አይደለም። ግን አንዳንዴ ምን አለ በጣም የሚያስቀይመው? ሰው በጣም ደጋግሞ ደጋግሞ ደጋግሞ የሚበድል ሰው ሊኖር ይችላል። አሁን እኔን ደጋግሞ ደጋግሞ ደጋግሞ የሚበድል ሰው ደጋግሞ ደጋግሞ ይቅርታ በጠየቀኝ ቁጥር በቃ ይቅርታን ይቅርታን እንደመቀለ ያ እንደተራ ነገር ኮንሲደር ላደርገው ስለሚችል። ይቅርታ የሚደረግለት ሰው እና ይቅርታ የሚጠይቅ ሰው። በጣም ደጋግሞ በዚያ ድክመት እና ስንፍና ውስጥ ባይወድቅ በጣም ጥሩ ነው። ምክንያቱም ይቅርታ ቀላል ነገር አይደለም። እና እንደ ተራ ነገር እንዳይታይ ይሄ ዝም ብሎ ነው ነገም በዚህ ይወድቃል እንዳይባል። ይቅርታን ከልብ መልመድ ከልብ እንትን ማለት አውጥቶ ይቅር ማለት ድጋሚ እዚያ ክፋት ውስጥ ላለመገኘት። ራስን መጠበቅ ራስን መግዛት። ምንድነው? ተመልሶ እንደ ሪያ ሪያ የሚባል እንስሳ አለ። አሁን ይታጠብና ትንሽ ቆይቶ ሄዶ ጭቃ ውስጥ ይዘፈዘፋል። እና ታጥቦ እንደሪያ መሆን ታጥቦ አሁን ይቅር ብሎ ሄዶ ሲመለሱ መውደቅ። ምን ሆነ ምን ሆነ ነው? ሲባል አይ እኔ ሰው አይደለሁም ልሳሳት እችላለሁ። ብሎ በጣም ተራ ምክንያት ማቅረብ። እንዲሁ አሳመኝ ስላልሆነ ይቅርታን ውጤታማ የምያደርገው። ለተጠየቀው ይቅርታ በቂ የሚሆን ጥንቃቄ መኖር አለበት ብዬ አስባለሁኝ

ሩዝ እወዳለሁ አው ሩዝ አሰራር ይጠይቃል እንጂ ጥሩ ምግብ ነው። በተለይ ምንድነው? ደረቅ አይነት ነገር ሆድ ውስጥ ፈሳሽ ከበዛ እንደ ጤና ባለሙያ የሚመከር አይነት ምግብ ይመስለኛል እርግጠኛ ባልሆንም። ሀገራችን ላይ በአብዛኛው ወደ ዴይራና ፎገራ አካባቢ ባሉ አካባቢዎች እዛ አካባቢ ይበቅላልና እዛ አካባቢ ሰው በጣም የሚገርም ሰው ነው። ክረምት እንዴት ስራ እንደሚሰራ በጣም ብርቱዎች ናቸው ጠንካራዎች ናቸው። ውሃ እስከ ጉልበታቸው እስከዚህ እስከማጠፊያቸው ድረስ ዉጧቸው እኔ እስከሚባሉ ድረስ ዉጧቸው ነው ስራ የሚሰሩት። ቤታቸው ለራሱ እንደዚህ በውሃ ውስጥ እንትን እያለ ተነክሮ እያለ እነሱ አልጋ ላይ ተኝተው አልጋ ላይ ሆነው ምግብ እየበሉ የሚኖሩ አይነት ሰዎች አሉ። እና በጣም ገራሚ ማህበረሰብ ያለበት ነው። እኔ አሁን ከማህበረሰቡ አንፃር አየሁት እንጃ አካባቢ ይሁን እና በጣም ያን አካባቢ እወደዋለሁ። ሩዙ ሩዙ እጅግ በጣም በደንብ በደንብ ሀገርቱን መመገብ የሚችል ሩዝ ይመረትበታል። በተለይ እንደ መንግስትም እንደ ሀገርም እንደዚህም ተባብሮ መስራት ቢቻል ሀገርቱን መመገብ ይቻላል። ከሀገርቱም ከፍ ብሎ ወደ ውጪ ለውጪ አቅርቦት ማቅረብ የሚቻል አይነት ምግብ ሩዝ ማምረት። የሚቻልበት አካባቢ ስለሆነ በጥንቃቄ እና በትኩረት ቢሰራበት ሩዝ አሁን ብዙ ነገር ይሆናል። በነገራችን ላይ ሩዝ እንጀራ የሚሆንበት አጋጣሚ አለ። ተጋግሮ እንደ ቤኪንግ ፓውደር ተጠቅሞ እንደ ዳቦ የሚጠቀሙት ሁኔታ ስላለ። ሩዝ በብዙ መልኩ ከነስንዴ ጋር እኩል ጥቅም ያለው ምግብ ነው። በተለይ በሱቅ ደረጃ ለአሰራርም ቀላል ወፍጮ መሄድ አይጠበቅብንም። ሌሎችንም ማብሰል መጋገር ምጣድ መጣድ እነዚህ እነዚህን ነገሮች ማድረግ ሳይጠበቅብን። ከሱቅ ገዝቶ መቶ ሌሎችን አስፈላጊ ነገሮችን ለምሳሌ ሩዝ በድልህ የሚሆን ከሆነ ሩዝ ቀቅሎ ድልህ መስራት ነው በቃ ሌላ ምንም እንትን የለውም። ውስብስብ ነገር የለውም እና ለአሰራርም ቀላልና ምቹ ነው። ለምግብነቱም ጥሩ ስለሆነ ሩዝ የምወደው ምግብ ነው። በተለይ ስራ በነበርኩበት ጊዜ ስራ በምሰራ ድክም ብሎኝ የምወጣ ጊዜ የማደርገው ነገር ይሄ ነው። ሩዝ መቀቀል ነው ሩዝ ፓስታም መኮሮኒ መቀቀል እንደዚህ አይነት ምግቦችን መጠቀም ነው። ብዙ ጊዜ የለመድኩት

መብረቅ ፈሪ ነህ እንዴት? አልፈራም። መብረቅ ያልተፈራውን ምን ይፈራል? አንዴ ወደ አመድነት ቢቀይረኝ ምን አለኝና። አንዳንድ እንትኖች አሉ ትላልቅ ዛፎች ላይ ያርፋል። ትላልቅ ህንፃዎች ላይ እንደውም ህንፃዎች መብረቅ መቆጣጠሪያ ሁሉ ሚያደርጉ አሉ። እና በእውነቱ ነገር የመብረቅ ሳይንሳዊም ሆነ ሃይማኖቶች ፍልስፍናው በደንብ ያልተገለጠልኝ ነገር ነው። እና ልጅ እያለሁ ትላልቅ ዛፎች አልጠጋም ምክንያቱም እዚህ ላይ መብረቅ ይወርዳል ተብሎ ስለሚታሰብ አብሮ እንዳያጠፋኝ። ግን ይሄን ያክል መብረቅ በጣም እንደመብዛቱ አካባቢያችን ላይ ከሰኔ ጀምሮ እስከ ጥቅምት ህዳር መብረቅ እንደመዛቱ። ሪስክ ግን ብዙም አያደርስም እግዚአብሔር ይጠብቀናል። ከእሱ ነገር

በትምህርት ቤት ጉዞ ተማሪ ስለነበርኩ የትኛውንም አይነት ትምህርት ምወደድ አይነት ልጅ ነኝ በተለይ ማትስ እና ፊዚክስ ላይ። ፊዚክስ ውጤታማ ባልሆን ለራሱ ምወደው ትምህርት ነው ብዙ ለመሸምደድ አያስጨንቀኝም። ቀመሮችን መሸምደድ ብቻ ነው ሚጠበቅብኝ ቀመሮችን ሸምድጄ ጥያቄውን መረዳት በቃ ሂሳብ እና። ፊዚክስ ከዚህ አንፃር በጣም ደስ እሚለኝ ትምህርት ነው። ሌሎችም እንደ ስነ ዜጋ እና ስነ ምግባር። በደንብ በጣም ጭክን ብሎ ማጥናት ማይጠይቁ ትምህርቶች። እንደ ስነ ዜጋ እና ስነ ምግባር እንደ ህብረተሰብ አይነት ትምህርቶችን በጣም እወዳቸዋለሁኝ። እንዲሁም በእነዚህ ትምህርቶች ሳላነብ ሁሉ ምፈተንበት አጋጣሚ አጋጥሞኝ ያውቃል። ክላስ በተከታተልኩት በዛ ውጤታማ ምሆንበት ሁኔታ አለ። እና ወደ ላይ ክላስ ደግሞ ወደ ዩኒቨርሲቲ እንትን ሲሄድ ባልኩ በተጠበቀው ልክ አልጠበቀኝም። ማትስ ሂሳብን ያገኘሁት ሃይስኩል በተማር ነው። ልክ ነው በቃ ከዛ ምንም ከፍ ብሎ አልጠበቀኝም። ስለዚህ በጣም በጣም በጥሩ ሁኔታ አገኘሁት። ፊዚክስ ግን ተቀይሯል በቃ መቶ በመቶ ተቀይሮ ሌላ ሆኖ ነው ያገኘሁት እና እንደ አዲስ በጣም ምጠላው ሆኗል። ክፍ ብዬ ስሄድ ሁሌም አዲስ ሁሌም አዲስ ምንም ማይገናኘው ነገር ከቀደመው ጋር ሆኖ ሳገኘው እምጠላው ትምህርት ሆኗል። ግን በተለይ ልጅ እያለሁ ከአንድ እስከ አስራ ሁለት በተማርኩበት ጊዜ። ደስ እያሉኝ እማራቸው እነዚህ ሁለቱ ትምህርቶች ናቸው። በርግጥ ትምህርቶቹ አስር አካባቢ ይደርሳሉ። እነ ስነ ህይወት ኬሚስትሪ ታሪክ። ሌሎችም የሰውነት መጎልመሻ እነዚህ እነዚህ ትምህርቶች ተደምረው ወደ አስር አካባቢ ትምህርቶችን ነው የተማርነው አማርኛ እንግሊዘኛ። እና ከእነዚህ ውስጥ ምወዳቸው ቅድም እንዳልኩት የመጀመሪያዎችን መጀመሪያ የተናገርኳቸውን ትምህርቶች

በሀገራችን አብዛኞቹ መንገዶች ስም አልተሰየመላቸውም። በመዲናችን በአዲስ አበባ እና አንድ ሁለት ከተሞች ባህርዳር። ሀዋሳ ከእነዚህ ከተሞች ውጪ መቀሌ ከእነዚህ ከእነዚህ ውጪ። ስም ያላቸው መንገዶች አብዛኛውን ጊዜ ያሉም በስም የሚታወቁት። ከአዲስ አበባ ጎጃም ጎንደር የሚወጣ መንገድ አለ። ከአዲስ አበባ ጅማ የሚወጣ መንገድ አለ። ከአዲስ አበባ ሀረር የሚወጣ መንገድ አለ። ከአዲስ አበባ ደብረ ብርሃን የሚወጡ መንገዶች አሉ። ከአዲስ አበባ በሀዋሳ አርጎ ዲላ የሚወርዱ መንገዶች አሉ። ከእነዚህ ውጪ ብዙም ስራ ሌላቸው በስም መጥራት የተለመደ አይደለም። አሁን አሁን በርግጥ እየተመዘገቡ መጥተዋል ግን ሰው እንዳደጉትና እንደበለፀጉት ሀገሮች አይነት ልምድ ስለሌለው ብዙን ጊዜ በስም ጠርቶ የሀገሮችን አያቃቸውም። ከዚህ የተነሳ ብዙም የመንገድ ስሞች ኮድ ሁሉ። አሁን ለምሳሌ ያለንበት የመንገድ ኮድ ያለንበት ሰፈሬ መንገድ ኮድ ምናምን የሚጠይቁ የኦንላይን ቴክኖሎጂዎች ሊኖሩ ይችላሉ። እና እነዚህን በዚህ ጊዜ አንድ የምንሞላት የመንገድ ኮድ ቋሚ የሆነችዋን ነው በቃች ቦሌሮድ እና እንደዚህ እንደዚህ አይነት ሁለት ሶስት መንገዶችን ነው እንጂ። በሀገራችን ያልተለመደ ስለሆነ ብዙም የማዋል እንትን የመንገድ ስም የማውቀው የለም።

የምሳ እረፍት ረዘም ላለ ሰዓት ነው። ማለት ለምሳሌ እረፍት ብዙ ጊዜ እኔ ከስራ የምወጣው ጉዳይ ጨርሼ ነው ጠዋት። ተዘጋጅቼ ስለምገባ ሜይቢ ቁርስ በልቼ ልገባ ስለምችል ብዙ ጊዜ የምወጣው ስራ ጨርሼ ዘጠኝ ሰዓት አካባቢ ነው አብዛኛውን ጊዜ ግን የምሳ እረፍት የሚሆነው ከስድስት እስከ ሰባት ሰዓት ነው። ከዛ በዛም ሰዓት መውጣት እችላለሁ አለቃዬ ጋር በደንብ ስለምንግባባ ከዛም በኋላ መውጣት እችላለሁ። ለምሳሌ ዘጠኝ ሰዓት አስር ሰዓት። ዘጠኝ ሰዓት ስራዬን ከጨረስኩኝ ጉዳይ ከሌለኝ በቃ ሌላ ጉዳይ አለኝ ወይ ነገ ቀድሜ እገባለሁ። በሚል እንስማማና ከአለቃዬ ጋር ልወጣ እችላለሁ። እና ብዙ ጊዜ የምሳ ሰአቴን የስራ ሰዓት አድርጌ ነው የምጠቀመው። በስራ የሚያምን በቢሮክራሲ እና በምንድነው በቁጥጥር የማያምን ሰው ሲያጋጥም እንደዚህ አይነት በደንብ የተደላደለና የተመቸ ስራ እንትን ሂደት ሊኖር ይችላል። ግዴታ በዚህ ሰዓት ግባ በዚህ ሰዓት ውጣ የማይል ሰው ከሆነ እኔም ህሊናዬ በደንብ ተቀብሎት ደስ እያለኝ እሰራዋለሁኝ። ከዚህ የተነሳ ብዙ ጊዜ ውጤታማና ትርፋማ ይሆናል። ማለት ህሊና ለሚገዛው ሰው ጫና ማሳደር እንደገና ያን ሰው እልህ ውስጥ ማስገባት ስራውን እንዲጎዳ ማድረግ ነው ሰው በግድም የሚሰራ ፍጥረት አይደለም። ህሊናው ስነልቦናው ወቅሶት ሲሰራ የት እዚህ ቦታ የተቀመጥኩት እኔ ድርጅቱ የሚከፍለኝ እንድሰራ ነው። እንጂ ተቀምጬ እንዳለምጥና ጊዜ እንድጨርስ ለመከፈል ብቻ ብዬ ቢሮ እንድገባ ስራ ቢሮ እንድገባ ቢሮ እንድከፍት አልቀጠረኝም ብሎ የሚያስብ ሰው ሲገኝ ግዴታ ግባ ውጣ ማለት ላይጠበቅ ይችላል። እንደውም ያ ሰው አድሮ ሁሉ የሚሰራበት ሁኔታ ሊፈጠር ስለሚችል። ከዚህ ከፍ ባለ ከምሳ ሰዓት ከፍ ባለ እና የምሳ ከምሳ እረፍት ከፍ ባለ ከሰአት ውጪ የሆንኩ አይነት ሰው ስለሆንኩኝ ብዙም የምሳ ሰአቴን ተጠቅሜበት አላውቅም። ግዴታ መውጣት ሰዎቹ ጋር ሄዶ ምሳ ሰዓት ላይ የሚጠየቁ ማህበራዊ ጉዳዮች ካሉ ለምሳሌ። አንድ ሰው ደስታ ላይ ሆኖ ወይም እቤት ሰርቶ ወይም ልጅ ሁሉ ያን ሰውዬ እንደ ማህበር መጠየቅ ከሆነ ሶሻል ማህበራዊ ህይወት የሚባል ነገር አለ። ለዚያ ሲባል ያችን ምሳ ሰዓት ግዴታ የሚፈልጉ ሰዎች ስላሉ ያችን ምሳ ሰዓት መጠቀም የሚፈልጉ ሰዎች ስላሉ በዛ ሰዓት ልወጣ እችላለሁ። ከዛ ምሳ ሰዓትን በዛው ተጠቅሜው በዛው ጨርሼ ልመጣ እችላለሁ። እንዲህ ካልሆነ ግን ብዙ ጊዜ ምሳ ሰዓት አልወጣም። ምሳ ሰዓት ግርግር የሚበዛበት ነው። እንደውም ረዘም ያለ ሰዓት የሚሰጣቸው ሰዎች ወይም በማታ ፈረቃ ሲሰሩ አድረው በቀን ስምንት ሰዓት መስራት የሀገሪቱ ህግ ስለሆነ። ከምሽቱ አስር ሰዓት ወይ ዘጠኝ ተኩል አካባቢ ገብተው ስድስት ሰዓት የሚወጡ ሰዎች ጋር ታክሲ ላለመጋፋት ግዴታ ሰዓት ይቆጥባል በዛ ሰዓት አለመውጣት ምክንያቱም ታክሲ መጋፋት ሊኖሩ ይችላል። ምሳ አዘዘም የምንበላባቸው ሆቴሎች መጨናነቅ ሊኖር ይችላል። ስለዚህ ከዛ ይልቅ በተቃራኒው ሰው ፍሪ በሚሆንበት ሰዓት ታክሲዎች ፍሪ በሚሆኑበት ጊዜ ተለምነሽ ተለምነው በሚጫኑበት ሰዓት ወጥቶ በዛ ሰዓት መሄድ መንቀሳቀስ ውጤታማ ስለሆነ የምትጠቀመው ያንን ሰዓት ነው።

በጣም ዛሬ ከጠየ ከተጠየኳቸው ጥያቄዎች በጣም ደስ የሚለው ጥያቄ ይሄ ነው። በባህላችን ሰርግ የሚከናወነው። አሁን እንዳለው አይደለም አሁን ከተማ ውስጥ እንዳለው። ባል እና ሚስት የሚሆኑ ልጆች። በእጮኝነት ህይወት በራሳቸው አሳውቀው አውቀው ተዋውቀው ቆይተው። ከዛ በኋላ በቃ ሽማግሌ ላክ። ሽማግሌ ልላክ ተባብለው አይደለም በአካባቢያችን ባህል ሰርግ የሚሆነው። ሰርግ የሚሆነው ራቅ ካለ ቤተሰብ ነው የሚደረገው። ለምሳሌ እኔ ከምኖርበት የሁለት የሶስት ኪሎ ሜትር የአራት ኪሎ ሜትር። እና ከዛ በላይ በቃ በቅርቡ አምስት ኪሎ ሜትር እንደዚህ። ካለ አካባቢ ለዚህ ልጅ የምትሆነው ለልጄ የምትሆነው ልጅ ብሎ አባት ይፈልጋል። በጠቋሚ በዘመድ ምናምን እዚህ አካባቢ ጥሩ ልጅ አለች ተብሎ ይጠቆም እና። አባት ይልካል ሽማግሌ ይልካል ሽማግሌ በሚልክበት ቀን የልጅት ቤተሰቦች ሽማግሌ እንደሚመጣ። ቀድሞ ይነገራቸዋል መረጃው በትንሹ ይደርሳቸዋል ጨረፍ ተደርጎ። ከዛ የልጁ ያው የሚያገባው ልጅ ቤተሰብ ይሄድ እና ይጠይቃል ሽምግልና ልኮ። ይጠይቃል ሄዶ ሰዎቹ ቤት ከገቡ በኋላ። ይቆማሉ ቁጭ በሉ እንጂ ተብለው ይለመናሉ። ምንጣፍ ተነጥፎ በደንብ ምግብ ተዘጋጅቶ ቁጭ በሉ ተብለው ይለመናሉ። ቁጭ አንልም። ምክንያት ጉዳይ አለን ጉዳያችንን ሳንጨርስ ቁጭ አንልም ብለው እንትን ይላሉ። ማውራት ይጀምራሉ ምንድንነው ጉዳያችው እሺ ተናገሩ። ልጃችንን ለልጃችሁ ልጃችሁን ለልጃችን ብለን መጥተናል ይላሉ። ከዛ አሃ ጉዳዩ እንደዚሁ ነው። ይባል እና ማን ቢወልድ ማን ይባላል? በአካባቢው እንደ ሃይማኖትም ዝምድና በዘመድ መጋባት ስለማይፈቀድ። ይነገራቸዋል እገሌ እገሌን ወለደ ብሎ እስከ ሰባት ትውልድ ላይ ዘር ይጠናናሉ። ከዚያ በኋላ እስኪ እንምከርበት እንዝክርበት። ተብሎ እነዛ ሙሽ የመጡ ሽማግሌዎች። ቁጭ ብለው ተደግሶላቸው ቡና ተፈልቶላቸው ጠላ ጠጥተው አረቄ ጠጥተው። በቃ ልክ ቀድሞ ጀምሮ የሚተዎ የሚተዋወቁ ዘመድ ቤተዘመዶች መስለው። ይመለሳሉ ከዚያ በኋላ በዚህን ቀን ተመለሱ በዚህን ቀን እናሳውቃችኋለን ብለው ይመልሷቸዋል። የሙሽራው ለ የሚያግባው የአጭታው ቤተሰቦች ተመልሰው የተደረገውን የተፈጠረውን ሁሉንም ነገር ያወራሉ። እንደዚህ ሆነ እንደዚህ ሁኗል እንደዚህ ተደርጎ እየተባለ ይወራል። በተባለው ቀን በተቀጠረው ቀን በዚህ ቀን። መልስ መጣችሁ መልስ ስሙ ወይም ደግሞ እናሳውቃችኋለን በተባሉት መሰረት። ወይ እነሱ ይሁን ፈቅደናል። ብለው ከዛ አካባቢው ሩቅ ከሆነ ዘመድ ይልካሉ። ካልሆነ ደግሞ በሌላ ሰው በኩል። ምላሹ ይገኛል ከዚያ እሽታ ከሆነ ድግስ መደገስ ነው የሚጀመረው። ሰርጉ ተቀ ተቆርጦ በዚህ ቀን ሰርግ ይሁን ይባላል። ከዛ ቀን ጀምሮ። የሚስት ቤት የሙሽራ ቤተሰብም የሙሽሪት ቤተሰብም በረጅሙ መደገስ ይጀምራሉ። ብዙ ሰው ነው የሚጠራው በተለይ አንዴ ሁለቴ ያልዳረ ሰው ከሆ ካልሆነ። ከሆነ ብዙ ቤት ድግስ ስለሚበላ። ያው የበላሁትን ላውጣው የበላሁትን የግዴታ መክፈል አለብኝ ብሎ መደገስ ይጀምራል። ደስ የሚለው ግን ድግሱ ያንድ ሰው ድግስ ብቻ አይደለም በእለቱ። አስር አስራ አምስት ሰው። እኔ የሙሽራ ጠላ እችላለሁኝ። እኔ የእንግዳውን ጠላ እችላለሁኝ እኔ እንደዚህ አደርጋለሁ እኔ ፍየል እችላለሁ። እኔ በሬ እችላለሁ ተብሎ የማህበረሰብ ሰርግ ስለሆነ። ሰውየው የሚጠበቅበት በቃ ልጅ እንደሚደርም ማስወራት ነው። ከዛ በኋላ እያንዳንዱ ሰው ሸፍናለሁ ያለውን ቃል የገባውን ነገር። ማምጣት ይጀምራል የሰርጉ ቀን ይቀ ይቆረጣል። የሰርጉ ቀን ሲቆረጥ ሙሽሪት ለሙሽራው ሙሽራው ለሙሽሪት ይሁኑና። በፈረስ ሊሄድ ይችላል። በእግርም ሊሄድ ይችላል ብዙ ጊዜ በፈረስ ነው የሚሄደው በግ ተጎትቶ። በግ ተይዞ ነው የሚሄደው። በግ ጨፍቶ ይወጣል ሙሽራው አዲስ ለብሶ አዲስ ታጥቆ። ያለውን ሁሉ ይዞ ይወጣል። እና በእንደዚህ ልክ ነው አገ አከ አገራችን ላይ እንትን የሚለው። ያለው የሰርግ ስታይ ባህል

ከፀሀይ የምጠበቅበት መንገድ። በተለይ ሞቃት ሰዓት ላይ ከሆነ። ጥላ የሚበዛባቸውን ዛፍ በሚበዛባቸው አካባቢ የእግር ጉዞ ማድረግ ከሆነ እንደዚህ በዛ አደርጋለሁ ቤቴን ግን የምትጠብቅበት ቤቴ ዙሪያ ላይ ትላልቅ ዛፎችን ነው የምተክለው። እና ከዚያ በኋላ ቤቴን በፀሀይ አያገኘውም ዛፎቹ በቅርንጫፉ ይከድሉታል ከዚህ የተነሳ እጠልላለሁ። ሌላ አስፓልት አካባቢ ምጓዝ ከሆነ እና ጥላ የሌለዉደ አካባቢ ከሆነ ዣን ጥላ እጠቀማለሁኝ። ዣን ጥላ ለፀሀይም ያገለግላል ያው ለዝናብ ብዙ ጊዜ የሚያገለግለው ለዝናብ ቢሆንም ግን እነዚህ ትናንሽ የሚተጣጠፉ ጥላዎች። ለፀሀይ ብዙ ጊዜ በሴቶች ቦርሳ ልክ እያዛችሁ ወይም ቦርሳ የላፕቶክ ቦርሳ አዝሮ የሚጐዝ ሰው ከሆነ በቦርሳ ይዟቸው እሄዳሉ። ያን ጊዜ ፀሀይ ከበረታብኝ እነዛን እዘረጋና እንቀሳቀሳለሁ ማለት ነው። በሌላ መንገድ። ለምሳሌ የምሰራበት ድርጅት ላይ አምስተኛ ፎቅ ነው የምሰራው መስኮቱ አካባቢ የሚመጣ ከሆነ ፀሀይ ምከላከልበት በጣም ዘመናዊ የሆኑ መጋረጃዎች አሉ። ፀሀይ እንትን የሚሉ ማለት ነው መቋቋም የሚችሉ ሙቀቱ ወደ ውስጥ እንዳይገባ በማድረግ የሚቋቋሙ መጋረጃዎችን እጠቀማለሁ። ላይ ለአይኔ ደግሞ ምቾት የማይሰጠኝ ከሆነ መነፀር በመጠቀም በእንደዚህ አይነት መልኩ ፀሀይን ራሴን ከፀሀይ እጠብቃለሁ ማለት ነው